የአካባቢ ገበያ በጣም የተለየ ነው ከሌሎች አካባቢ ለየት ያለ የአካባቢ ገበያ ነው። በእኛ አካባቢ ማለት በተለይ ኢትዮጵያ ልማድ በኢትዮጵያ በአጠቃላይ ሲታይ ገበያ በብዛት የሚውልበት የአካባቢው ቀን ቅዳሜ ነው ይሄ በኢትዮጵያ ይታወቃል። ቅዳሜ በሁሉም የኢትዮጵያ ክፍል የገበያ ቀን እንደሆነ ይታወቃል። ነገር ግን በእኛ አካባቢ በተለየ ሁኔታ ደሞ ወደ እኛ አካባቢ ወደ ደቡብ ኦሮሚያ አካባቢ ለየት ያለ ቀን ነው ገበያ የሚውለው። ቅዳሜና እሁድ እንዳለ ሆኖ የገበያ ቀን ተብሎ የሚታወቅ ነው። ከዛ በተለየ ግን ሮብ የገበያ ቀን ነው በአካባቢው ብቻ የተወሰነ ነው። ሮብና ሀሙስ የገበያ ቀን ነው። ሮብ ገበያ ይባላል ከነ ስያሜው ራሱ እና ሀሙስ ገበያ ይባላል። ግን እንደ ሀገር ካየነው የገበያው ጊዜ በኢትዮጵያ ደረጃ በይፋ የሚታወቀው ቅዳሜና እሁድ ነው። የእኛ ግን እንደየአካባቢው በሰፈሩ የተወሰነ ሆኖ የሚውለው ሮብ ነው። የአካባቢው ወይም የገበያው ስያሜ በራሱ የሮብ ገበያ ተብሎ ነው እሚታወቀው። የሮብ ገቢያ ተብሎ ነው እሚታወቀው። አሁን አሁን ደሞ በእኛ አካባቢ ምንድነው? የመጣው እሁድ ገበያ ወይም ደሞ በእንግሊዝኛ ቋንቋ ሰንዴይ ማርኬት ተብለው በመንግስት ደረጃ የተሰየመ ስያሜ አለ። አሁን ይሄ በቅርብ የመጣ ነው የሰንዴይ ማርኬት ወይም ደሞ የእሁድ ገበያ። ከዛ ውጪ ግን በዋናነት ቅዳሜ የአካባቢው ወይም የሀገሩ የገበያ ቀን ሆኖ እያለ በእኛ አካባቢ ግን በተለየ ሁኔታ የሮብ ገበያ ተብሎ ይጠራል የሮብ ገበያ። ገበያውም ሮብ ነው እሚውለው። የዛ አካባቢ ስፍራ ስም ራሱ ሮብ ገበያ ተብሎ ነው የሚጠራው። እና ሮብ ገበያ ላይ ምንድነው የሚቀርበው? በተለይ ይሄ የፍጆታ እቃዎች እለት እለት የምንመገባቸው ምግቦች የሚሸጡበት ያ ማለት እንደ ጤፍ ሽንኩርት በርብሬ ምናምን የመሳሰሉት እቃዎች የእለት ፍጆታ እቃዎች የሚሸጡበት። የሮብ ገበያ ተብሎ ይጠራል ሮብ ገበያ በሳምንት አንዴ ብቻ የሚውል ነው። ለዚህ በሳምንት አንዴ ብቻ ጠብቆ የሚገዛ ማህበረሰብ ነው ሮብ ገበያ በአካባቢው ወይም በጉጂ ዞን የታወቀ የገበያ ቀን ነው። እና ሮብ ገበያ በተለይ ደሞ ከገጠር አካባቢ ተጭነው የሚመጡ እቃዎች በዋጋቸው ቅናሽ የሆኑ ለምግብ ፍጆታነት የሚውሉ በጣም በርካታ እቃዎች አሉ። ሰው ያን እሮብ ገበያ ጠብቆ የሚገዛበት ቀን አለ ማለት ነው። ቅዳሜ መደበኛ እንደ ሀገርም ቅዳሜ የገበያ ቀን ነው። አብዛኛው የገበያ ቦታዎች ቅዳሜ ከፍት ናቸው። አሁን አሁን ደሞ ከቅርብ ጊዜ የመጣ በተለይ በዋና ከተማው አዲስ አበባ ለሁለት አመት ሲተገበር የቆየ የእሁድ ገበያ ወይም በእንግሊዝኛ ሰን ዴይ ማርኬት ብሎ መንግስት የሰየመው አሁን ከዋና ከተማዋ ከአዲስ አበባ ወጣ ብሎ በክልል ከተሞች በተለያዩ ወረዳዎች እየተተገበረ ይገኛል። ይሄ የሰን ዴይ ማርኬት ወይም የእሁድ ገበያ የሁድ ገበያ ምንድነው? አላማው ተብሎ ሲጠየቅ መንግስት የሚያቀርበው የራሱ የሆነ እሳቤ አለ የሰውም የራሱ እሳቤ አለ። መንግስት ምንድነው እሚለው ቢያንስ ሰው እሁድ እሚገበይበት በዋጋ የቀነሰ አቅርቦት ብሎ ነው እሚያስበው። ሰው ግን ሰውን ከሃይማኖታዊ እሳቤ ለመነጠል ሰው እሁድ እግዚአብሔርን ማክበር ፈጣሪውን ማክበር ሲገባው ወደ ገበያ እንድሄድ ለማድረግ ነው የሚል የማህበረሰቡ ጥያቄ አለ። ብቻ በቅርብ ጊዜ የተጀመረ የገበያ አይነት ነው እሁድ ገበያ ወይም ሰን ዴይ ማርኬት። ከዛ ውጪ ግን ቅዳሜ መደበኛ የሁሉም ነው። የገበያ ንግዶች ክፍት እሚሆኑበት ነው። በተለየ ሁኔታ ግን እንደየአካባቢው ረቡዕ ገበያ እና ሀሙስ ገበያ እሚባል አለ። ለምሳሌ በጉጂ ዞን ረቡዕ ገበያ የሚባለው ረቡዕ እለት ብቻ በሳምንት አንዴ የሚውል ከገጠር የሚመጡ ለምግብነት የሚያገለግሉ ግብአቶች የሚሸጡበት። አካባቢ ነው። የአካባቢ ስያሜው ራሱ ሮብ ገበያ ይባላል ሮብ ገበያ የተባለበትም ምክንያት የሰፈሩ ስም ሮብ ገበያ የተባለበት ምክንያት ገበያው ራሱ ሮብ ስለሚውል ነው ማለት ነው። ስለዚህ የኛ አካባቢ ገበያ ሮብ ገበያ በመባል ይታወቃል ማለት ነው።